እኔ የምመርጠው የሙቀት መጠን በጣም በጣም ሞደሬት የሆነ ነው የምመርጠው። እንግዲህ የሙቀት መጠን የሙቀት መጠን እንግዲህ በሁለት በሶስት ይከፈላል የሙቀት መጠን አንደኛ ሎው የሆነ የሙቀት መጠን ሁለተኛ መካከለኛ የሚባለው የሙቀት መጠን እና ሶስተኛ ደግሞ በጣም ከፍተኛ የሚባለው የ ሙቀት መጠን አለ ማለት ነው። እና ለዚህ እኔ ደግሞ የምመርጠው የሙቀት መጠን መካከለኛ የሚባለውን የሙቀት መጠን ነው የምመርጠው። ምክንያቱም ታችኛ የሚባለውን የሙቀት መጠንን ይጎዳል የሰው ልጅን ይጎዳል ወይ ደግሞ የሰው ልጅ እዛ ውስጥ መኖር አይችልም ማለት ነው። እንደዛውም ደግሞ መካከለኛ የሚባለው የሙቀት መጠንም ለሰው ልጅ በጣም አሪፍ ነው ለሰው ልጅ ኖሮ በጣም ምቹ ነው ማለት ነው። ሰው እንግዲህ መኖር የሚችለው መካከለኛ በሚባለው የሙቀት መጠን ውስጥ ነው። እንደዛውም ደግሞ የሙቀት መጠኑ በጣም ከፍተኛ ከሆነ በጣም ከፍተኛ ከሆነ ለሰው ልጅ መኖር በጣም ከባድ ይሆናል ይከብዳል ለመኖር በጣም ከባድ ሊሆንበት ይችላል ማለት ነው። የሰው ልጅ ላይ ስለዚህ እኔ መኖር የምችለው መኖር የምፈልገውም የሙቀት መጠኑ በጣም የተመጣጠነ የሙቀት መጠን ውስጥ ነው ማለት ነው። በጣም የተመጣጠነ ወይ ደግሞ የሙቀት መጠኑ ከፍተኛም ሳይሆን ዝቅተኛም ሳይሆን መካከለኛ የሙቀት መጠን ሲሆን እንደዛው ይመቸኛል እንደዛ እንደዛ አይነት የሙቀት መጠን ይመቸኛል ማለት ነው። ስለዚህ የሙቀት መጠኑ እንደዚህ አይነት መሆን አለበት ማለት ነው። እኔ የምኖርበት አኳኋን ውስጥ ወይ ደግሞ እኔ እኔ የምኖርበት አካባቢ ውስጥ እንደዚህ አይነት ሙቀት መጠን መሆን አለበት ወይ ደግሞ ቤቴ ውስጥ ያለው ሙቀት መጠን እንደዚህ መሆን አለበት ማለት ነው። ስለዚህ የሙቀት መጠን ይሄንን መሆን አለበት ማለት ነው።